መጽሐፍ ምን ያህል ጊዜ ታነባለህ? እውነት ለመናገር አሁን እንኳን ማንበብ ብዙ አይደለሁም ከዚህ በፊት ረጅም ጊዜ መጽሐፍቶችን በተወሰነ መልኩ አንብቤያለሁ። ቢያንስ በወር አንድ ጊዜ ወይም ደግሞ ሁለት መጽሐፎችን ያክል ለማን ሞክሬያለሁ። ከዚህ በፊት አሁን ላይ ግን አቅርብ ከቅርብ ጊዜ ወዲህ በተለይ ሶሻል ሚዲያ ከመጣ በኋላ የማንበብ ዝንባሌ ቀንሷል። በጣም ማለት ትችላለህ

ቀትር ላይ ምን ትመገባለህ? ምሳ ሰዓት ወይም ቀትር የሚባል አየር የሰዓት ሁኔታ ላይ። ብዙ ጊዜ ምግብ ከጓደኞቼ ጋር አብሬ እገባለሁ መገባለሁ። ያው ስራ ቦታችን በማህበር የምንሰራበት አካባቢ ስለሆነ። ይሄ ከቤት ምግብ ቋጥሬ እሄዳለሁኝ። ጾም ሊሆን ይችል ይሆናል ጾም በሚሆንበት ሰዓት ላይ ፓስታ ሞኮሮኒ ሊሆን ይችላል። በፍስክ ጊዜ ደግሞ አዘውትሬ ቀይ ወጥ ምግብን እመገባለሁ ማለት እችላለሁ።

ጠዋት ምን ትበላለህ? እውነት ለመናገር ጠዋት ተመጋቢ አይደለሁም። ምክንያቱም ጠዋት ማልጄ ወደ ስራ እገባለሁኝ። ስለዚህ ብዙ ጊዜ ምግብ የመስራቱም ሰአቱም አይኖረኝም። ካገኘሁ ግን ምናልባት ፍርፍር ብመገብ ደስ ይለኛል እንቁላል ፍርፍር ወይም እንጀራ ፍርፍርን ብመገብ ደስ ይለኛል። ከዛ ውጪ አልፎ አልፎ ካገኘው ፓስታ። ሞኮሮኒም ካለ ምናልባት ደግሞ ከተገኘ እንደዚሁ። ቅድም እንዳልኩት ዳቦ በሻይ ልጠቀም እችላለሁኝ።

የደንበኛ እርከታን ታሰውቃለህ? የኔ ደንበኞቼ ተማሪዎችና የትምህርት ቤቱ ውስ አስተዳደረ እና ባለሀብት ነው። ስለዚህ ምናልባት ከተማሪዎች የማገኘው ገብረመልስ ይኖራል ከአስተዳደር አካላት ደግሞ በግምገማ ወቅት የማገኘው ገብረመልስ ይኖራል። ስለዚህ ያንን የዳሰሳ እርካታ በመጠቀም ምናልባት እርካታዬን አውቅ እችላለሁ።

ሞባይል ዳታ ትጠቀማለህ ወይ? አዎ እጠቀማለሁኝ። በተለይ ከቤት ውጪ በምሆንበት ሰዓት ላይ ወይፋ አገልግሎት ማግኘት ስለማልችል። የተለያዩ ስራዎችን ለመስራት ይረዳን ዘንድ መረጃዎችን ለማየት ጥያቄዎችን ለማዘጋጀት ኖት ለማዘጋጀት። ለነዚህ እና ለሌሎች ነገሮችም በተወሰነ መልኩ ሞባይል ዳታ እጠቀማለሁ።

ማብሰል ትችላለህ ወይ? አዎ ረጅም አመት ብቻዬን ስለኖርኩኝ ከሃይስኩል ጀምሮ ምግብ እያበሰልኩኝ ስጠቀም ስለነበረ በሚገባ ማብሰል እችላለሁ። የተለያዩ ምግቦችን ማብሰል እችላለሁ። በተለይ የሀበሻ ምግቦችን በሚገባ አዘጋጅቼ እመጋባለሁ። ጓደኞቼንም እቤት ጠርቼ የምጋብዝበት አጋጣሚ ስላሉ ምግብ ማብሰል በደንብ እችላለሁ።

ስትታመም ከስራ ትቆያለህ? እውነት ለመናገር የስራ ገብታዬን በጣም አክባሪ ነኝ። ሰአቴን በአግባቡ መጠቀም ምፈለግ ሰው ነኝ። ሰው እንደ መሆኔ መጠን ህመም ይኖራል። አስገዳጅ ሁኔታ ካልገጠመኝ በቀር። ስራ መስራት እንዳልችል የሚያደርጉ ነገሮች ካላጋጠሙኝ በቀር ከስራ ገበታዬ ላይ መቅረት አልፈልግም። ከታመምኩኝ በማግስቱ ከተሻለኝ ሲክሊፋ አጽፌ ነው የምሄደው። ስለዚህ ከታመምኩኝ ከስራ ጋር በታዬ የሚያስተጓጉለኝ ካልሆነ በቀር በፍጹም አልቀርም።

መዋኘት ትችላለህ? እሞክራለሁ በጣም ዋናተኛ የሚባል አይነት አይደለም። ወንዝ ዳር እንደ ማደጌ ከብቶች በምንጠብቅበት ሰዓት ላይ ከብቶችን ውሃ አጠጡ እየተባልን ስለምንላክ። ከዛ ከዛ አንፃር የመዋኘት እድሉ ነበረኝ። ይሄን በጣም ትልቅ ወንዝ ስላልሆነ ክረምት ላይ ብቻ ስለሆነ ውሃ የሚኖራት እዛች አካባቢ ላይ ያገኘሁትን አጋጣሚ ተጠቅሜ ለመዋኘት ሞክሬያለሁ ስለዚህ በትንሹ እችላለሁ። ግን አሁን ላይ ትንፋሽ በጣም ያጥረኛል። ትንሽ ሜትሮችን እንዳይኩኝ ልደክም እችላለሁ። መዋኘት ግን በተወሰነ መልኩ እችላለሁ።

በቤቴ ልዩ የሆነ መቀመጫ አለህ ወይ? የለኝም የተለየ መቀመጫ የለኝም። በርጩማ ወንበሮች አሉ ከዛ ውጪ ደግሞ ደረጃውን የጠበቀ ሶፋ አለኝ። ምናልባት አንድ ሶፋ መደገፊያም ስላላት በጣም ቆንጆ ለአንድ ሰው ብቻ የተዘጋጀች ሶፋ አለች። እሷን አዘውትሬ ልጠቀምባት እችላለሁ። እንጂ ይሄ የኔ ነው ብዬ ግን ያስቀመጥኩበት ምንም አይነት የተለየ መቀመጫ የለኝም።

ለስራ ትጓዛለህ አዎ ረጅም ርቀት እጓዛለሁ። ቢያንስ በየቀኑ አስር ኪሎ ሜትር አክል እጓዛለሁ። ቀን ስሄድና ስመለስ ወደ ስራ ስወጣና ከስራ ስመለስ ወደ ቤት ስገባ። ስለዚህ ምንም ጥያቄ የለውም። ከቤት እስከ መስሪያ ቤት ድረስ ያለው ርቀት በጣም ረጅም እንደመሆኑ መጠን። የግድ መጓዝ ግዴታዬ ነው።

በእግርህ ምን ያህል ርቀት መሄድ ትችላለህ? የዛሬን አያድርገውና ድሮ በልጅነት ዘመናችን በተማሪነት ዘመናችን በቀን ወደ ሃያ ኪሎ ሜትር አካባቢ እንጓዝ ነበር። አሁን ግን ምናልባት በቀን ስድስት ወይም ደግሞ ሰባት ኪሎ ሜትር ያክል እጓዝ እችላለሁኝ በየእለቱ ይሄ የማደርገው ነገር ነው። ስድስት ኪሎ ሜትር ሰባት ኪሎ ሜትር አካባቢ

የትንኝ መረብ ትጠቀማለህ? ያለሁበት አካባቢ ትንኝ የሚገኝበት ቦታ ስላልሆነ አሁን ላይ አልጠቀምም። ድሮ ድሮ ግን የሆነ ሰዓት ላይ እ ትንኝ የ ሚመጡበት ሚገቡበት አካባቢ ነበር። እና ያኔ የተወሰነ ወራቶችን ያክል ተጠቅሜያለሁ። አሁን ግን ተንኝ የሚባል ነገር በአካባቢያችን ላይ ስለሌለ መጠቀም አስፈላጊም ስላልነበረ አልጠቃም።

ምን አይነት ጫማ ትወዳለህ? እውነት ለመናገር ቆዳ ጫማዎች ለኔ የእግር አይነት ለኔ እግር ታይፕ ተስማሚ ሚባል አይደለም የቆዳ ጫማ ሳደርግ በጣም ስለሚያቃጥለኝ። የጫማ ምርጫዎቼ አዲዳስና ፑማ ወይ ደግሞ ስኬቸር የሚባሉት ቶርሽኖች ናቸው የጨርቅ ዝርያ ያላቸው ናቸው እንጂ እነሱንም ቢሆን የቆዳ ዝርያ ያላቸው ጫማዎችን አልጠቀምም። ስለዚህ አዲዳስ በጨርቅ በሸራ ፑማ እንደዚሁ በጨርቅ በሸራ እንኳን ያለው አይመስለኝም። ስኬቸር ግን አሁን ላይ ተመራጨ የኔ የጫማ ምርጫ ነው።

ዝናብ ሲዘንብ ምን ታደርጋለህ? እውነት ለመናገር ዝናብ በሚዘንብ ሰዓት ላይ ቤት ውስጥ ከሆንኩኝ አልጋ ውስጥ ገብቼ ጥቅልል ብዬ መተኛት ነው የምፈልገው። የዝናብ ድምፁ በጣም ደስ የሚል ስሜት አለው። እና ከዛ ስሜት ጋር ያንን ስሜት ለማጣጣም አልጋ ውስጥ ገብቼ ጥቅልል ብዬ ሙቀት እየተሰማኝ የዝናቡን ድምጽ መስማት በዛውም እንቅልፍ ስለሚወስደኝ። ያንን ሁኔታ እፈልገዋለሁ።

ሾርባ ትወዳለህ የአትክልት ሾርባ ከሆነ በጣም ደስ ይለኛል። ቀለል ያለ አመጋገብ ስለሆነ። ደስ ይለኛል በተለይ ካሮት ድንች ድፍን ምስር እንደዚህ የተቀላቀሉበት ሾርባ በጣም ደስ ይለኛል። የ የእህል ሾርባ ግን በዙ ደስ አይለኝም። የቅንጬ ሾርባ ምናምን ብዙ ደስ አይለኛም። ሾርባ ከተባለ የአትክልት ሾርባ በጣም ደስ ይለኛል።

መብራት ሲቆረጥ ምን ታደርጋለህ? መብራት በሚቆርጥበት ሰዓት ያው ማድረግ የምችለው አንድ እና አንድ ማመልከት ነው። ለመብራት ሀይል ስልክ በመደወል እንደዚህ አይነት አካባቢ ላይ እንደዚህ አይነት አደጋ ደርሷል ስለዚህ የምብረት መቆረጥ። አጋጥሞናል እና እባካችሁ አስቸኳይ የሆነ መፍትሄ ብትሰጡን የሚል ማመልከቻ በስልክ ጥሪ በማድረግ ወዲያው ነው መጥተው ችግሩን እንዲያስተካክሉ። የስልክ ጥሪ በማድረግ ችግሩ እንዲፈታ ጥረት እናደርጋለን።

የምትወደው ሬስቶራንት የት ነው? ሳሚ ካፌና ሬስቶራንት አየር ጤና እየሩሳሌም ካፌና ሬስቶራንት ፒያሳ አፍሪካ ሬስቶራንት ጃጎል ሬስቶራንት ጣዕም ሬስቶራንት ብዙ የምወዳቸው የሬስቶራንት አገልግሎት የሚሰጡ ቦታዎች አሉ። እነዚህ ለምሳሌ ያክል ያነሳቸው ናቸው።

ድንጋይ መሰብሰብ ታደርጋለህ ወይ? ምጠቀምበት አጋጣሚ የለም። ምንአልባት ለአጥር ይሆን ዘንድ እና ቤት በምሰራበት ወቅት ጊዜ ከዛሬ ሁለት አመት በፊት። አስፈላጊ ሆኖ ስለነበረ ድንጋይ የተወሰነ ድንጋይ ለመሰብሰብ ጥረት አድርጌያለሁ። ለአርማታ ሙሌት የሚሆን ፈረካስ የሚሆን ማለት ነው።

ስንት? ስራ ስትጠቀማለህ ቀጠን ቀጠን ነው ያሉት ለስለስ የሚሉ ሁለት ራሶችን በአንድ ላይ እጠቀማለሁ። ከዛውጪ ግን በጣም ከፍ የሚያረግም ጠንካራ ትራሶችንም አሎድም አልጠቀምም። ለዚህ በአጠቃላይ ለስለስ ለስለስ ያሉ ሁለት ራሶችን አንድ ላይ አድርጌ እጠቀማለው።

የሙዚቃ መሳሪያ መጫወት ትችላለህ? በፍጹም አልችልም። በአንድ ወቅት የሙዚቃ መሳሪያ ዋሽንት ለመልመድ ጥረት አድርጌ ነበረ። ግን ያም ሆኖ ስኬታማ አልሆንኩም። የተወሰነ ጊዜ ለመሞካከር ሞክሬ ነበር ትንፋሽ አጠረኝ። ስለዚህ እሱም እንደው ለ ለመጥቀስ ያክል ሞክሬያለሁ እንጂ ተጫውቻለሁ ማለት አልችልም። ስለዚህ በአጠቃላይ ሙዚቃ መሳርያ መጫወት አልችልም።

ልብስ በእጅ ታጥባለህ? አዎ ከአመታት በፊት ልብስ ማጥበው የነበረው በእጅ ነው። ባለቤት ሚስት ካገባሁኝ በኋላ ግን አሁን ልብስ አልፎ አልፎ አጥባለሁ የልጆችን ልብስ አጥባለሁኝ። ማሽኖች ለመክፈት የልብስ መጠኑ አነስተኛ ከሆነ ለአንድ ለሁለት ለሶስት ጨርቅ ብዬ ለማሽን አላስነሳም። እና በእጄ ልብስ አጥባለሁኝ አልፎ አልፎም ቢሆን ማለት ነው። ብዙ ጊዜ ግን ባለቤቴና ሰራተኞች ናቸው ልብስ የሚያጥቡልኝ። አሁን ላይ

በቀን ምን ያህል ውሃ ትጠጣለህ? እውነት ለመናገር ቆጥሬው አላውቅም። ግን ምሳ ስበላ አንድ እራትም እስከበላው በኋላ እንደዚሁ ሁለት። ጠዋት ላይ ጾም ካልሆነ። እንደው በአጠቃላይ ከሞላ ጎደል ወደ አንድ ሊትር ከግማሽ አካባቢ ወይም አንድ ሊትር ተኩል አካባቢ ውሃ እጠቀማለሁ። በቀን ሁል ጊዜ ግን አይደለም።

የምትወደው አትክልት ምንድን ነው? አትክልት ከተባለ ጎመን ጥቁር ጎመን ወይም ደግሞ የሀበሻ ጎመን የሚባለውን ጎመን ባገኘው በጣም ደስ ይለኛል። አሁን ላይ እንደ ልብ የምናገኘው አይነት አትክልት አይደለም። ግን ጥራቱን በጣም ትንሽ ጎመን ሁኖ በጣም ብዙ ገንዘብ ይጠይቃሉ። እዛ ላይ የተበላሸ ጥሩ ያልሆነ አትክልት ይሆናል። እምወደው አትክልት ግን ጎመን አንድ በጣም ደስ ይለኛል።

የድምጽ መልእክት ትልካለህ? አንዳንድ መተግበሪያዎች ላይ የድምጽ መልእክት አስተላልፋለሁ። ቴሌግራም ላይ የድምጽ መልእክት አስተላልፋለሁ፣ ዋትሳፕ ላይ የድምጽ መልክት አስተላልፋለሁ፣ አሁን መጠቀም አቁሚያለው እንጂ ቫይበር ላይም እንደዚህ የወደ የተወሰነ ድምጽ መልክት አስተላልፍ ነበረ። እንጂ ከዚ ውጪ መደበኛ የሆነ የስልክ ጥሪዎች ላይ ግን ሞክሬውም አላውቅም የድምጽ መልክት ማስተላለፍ።

መዝገቦችን ታስቀምጣለህ? አዎ ባልባልም በጣም አስፈላጊ የምላቸውን መዝገቦችን የተለያዩ ዶክመንቶችን፣ የትምህርት ማስረጃዎችን፣ ደብተሮችን፣ መጽሐፍትን ለማስቀመጥ ጥረት አደርጋለሁ። የራሱ ማህደር ባይኖረኝም በተቻለኝ መጠን ግን ለማስቀመጥ ጥረት አደርጋለሁ።

የምትወደው እንስሳ ምንድነው? የምወደው እንስሳ እውነት ለመናገር በሬና ላም በጣም እወዳለሁኝ። ምክንያቱም ያሳደጉኝ ናቸው። በሬዎችን እና ላምዎችን ረጅም አመት ጠብቂያለሁ ልጅ እያለሁኝ ከእነሱ ጋር ጥብቅ የሆነ ቁርኝት ስለነበረኝ እነሱን አብዝቼ እወዳለሁ። አሁን ደግሞ ውሻ እወዳለሁኝ። በርግጥ ውሻ ድሮም ነበረን ግን እንደዛም ሆኖ ላሞችን ላምና በሬ በጣም እወድ ነበር። አሁን ግን ከተማ እንደመሆኔ መጠን እነሱን የማሳድግበት ቦታም ስለሌለኝ ውሻ ግን አብሮኝ ስለሚያድግ እነሱንም ደስ ይሉኛል

የጫማ ቁጥር ስንት ነው? የጫማ ቁጥር በፊት ወደ ሰላሳ ዘጠኝ አካባቢ ነበር የምጠቀመው። መሃል ለአርባ ቁጥር አደረኩኝ። አሁን ላይ በመደበኛነት አርባ አንድ ቁጥር እለብሳለሁ። ምክንያቱም ዘና ስለሚያደርገኝ አሁን ላይ። ጫማ ግራና ቀኝ በጣም ወጥሮ ከያዘ። እና የፊት ጥፍሮቻችንን ጣቶቻችንንም እየተሰራን ለሚያስጨንቅ እሱንም ከለምድብ በማግኘት። አርባ አንድ ቁጥር። በቃ ያልበዛ ያላነሰ ውስጡ ዘና ሚያደረግ አይነት ስሜት አለው። ስለሆነ አርባ አንድ ቁጥር ለባሽ ነኝ

በቀን ስንት ሰዓት ስልክ ትጠቀማለህ? በመደበኛነት የስልክ ጥሪ ከሆነ ምናልባት በቀን ሁለት ወይም ሶስት ስልክ ጥሪዎችን አስተናግዳለሁኝ። በዋናነት ከባለቤቴ ጋር ነው የማወራው። ከዛ ውጪ ግን ስልክን በመነካካት ከሆነ ከአምስት ስድስት ጊዜ በላይ ስልኬን አውጥቼ አያለሁ እጠቀማለሁኝ። አሁን ላይ ደግሞ እንደነዚህ አይነቶችን አሁን እንደናንተ አይነት የስራ ሁኔታዎች በሚቀጥሉት መስራት ላይ ባገኘሁት ክፍት ጊዜ ነፃ ሰዓትን ተጠቅሜ ስራ ለመስራት ድረስ ለማድረግ አምስት ስድስት ጊዜ ለማየት እሞክራለሁ።

የክላውንድ ማከማቻ ትጠቀማለህ ወይ? አዎ አሁን ላይ በደንብ ተጠቃሚ ነኝ ብዬ በመናገር ባልችልም ከተወሰነ አመት በፊት ከአንድ ከሁለት ከሶስት አመት በፊት። ክለውድ ማከማቻ እጠቀማለሁ ፓስዋርዱን ስለረሳኋት ብቻ አሁን ላይ ግን ብዙ የተጠቀምኩበት አይደለም። ከዛ ይልቅ ጎግል አካውንትን ለተለያዩ መረጃዎችን ዳታዎችን ስቶር ለማድረግ እጠቀምበታለሁኝ። እንጂ አሁንም አለኝ ግን

ጥላ ወይስ ፀሀይ ትመርጣለህ? አሁን ላይ ከጤና አንፃር ከፍተኛ የሆነ ራስ ምታት ወይም ማይግሪን ስላለብኝ ከፀሀይ ይልቅ ጥላን እመርጣለሁኝ። ከፍተኛ ፀሀይ ሙቀት ባለበት አካባቢው ላይ ከሴቶች ጋር ተጠለየ ራሱ በጥላ ነው የምሄደው። ምክንያቱም ካለሁበት የጤና ሁኔታ አንፃር

ቡና ወይስ ሻይ ትመርጣለህ? ያው በተደጋጋሚ ሻይ ተጠቃሚ ነኝ። ቡና አካባበሩ፣ አፈላል ሂደቱ፣ ሰው መሰባሰቡ በጣም ደስ ቢለኝም ቡና ግን አልጠጣም። ምናልባት በጣም አስፈላጊ ሆኖ ካገኘሁት ሰው ጫና ካረገብኝ ሻይ በቡና ስፕሬስ በስፕሬስ መልክ ልጠቀመው እችላለው እንጂ ብቻውን ቡናውን ግን አልተጠቀምም። ስለዚህ ሻይ ተጠቃሚ ነኝ። ምርጫዬ ሻይ ነው።

የስልክ ካሜራ ትጠቀማለህ የስልክ ካሜራ እንደአስፈላጊነቱ በጣም መሰረታዊ የሚባሉ ወይም ለረሳቸው የማልፈልጋቸው ሁኔታዎች ሲያጋጥሙኝ። የስልክ የካሜራ ማስረጃ ወይም ደግሞ የፎቶ ማስረጃዎች በሚያቀር በሚያስፈልጉ ሰዓት ላይ እነሱን እንጠቀማቸዋለን። ሚሞሪ ነገሮችን ማለት ነው።

ዳቦ ማብሰል ትችላለህ? እውነት ለመናገር ይሄንን ሞክሬውም አላውቅም። ከዚህ በፊትም አድርጌውም አላውቅም። ወደፊት ምናልባት ሙያውን ከለመድኩትና ምስራበት አጋጣሚ ካለ ልሞክር እችላለሁ እንጂ ከዚህ በፊት ሞክሬ አላውቅም። ግን በተማሪነት እያለን ቂጣ እናበስል እንደነበረ አስታውሳለሁኝ አሁን ግን ዳቦ አብስዬ አላውቅም።

ዜና? ከየት ታገኛለህ ዜና አሁን ላይ ብዙ የዜና አማራጮች አሉ። ከቴሌቪዥን ልንሰማ ልንናይ እንችላለን። ከሬዲዮ ልናገኝ እንችላለን አሁን ላይ ደግሞ ሶሻል ሚዲያዎች ዋናኛ የዜና መሰረጫ ወይም የዜና ምንጭ ሆኖ እያገለገሉ ይገኛሉ። ስለዚህ ከተለያዩ የዜና ወይ ደግሞ የመረጃ ምንጮች ልናገኛችሁ እንችላለን ቴሌግራም ልንጠቀም እንችላለን ፌስቡክ ልንጠቀም እንችላለን። ቲዩተር ልንጠቀም እንችላለን። በዋናነት ግን ዋና የሚባሉ የዜና ማሰራጪያ ጣቢያዎች ቴሌቪዥን እና ሬዲዮ ናቸው። አሁን ግን ከእነሱ ቀድሞ መረጃዎችን መስጠት የሚችሉ የሶሻል ሚዲያ ፕላትፎርሞች አሉ።

የትኛውን ባህላዊ ምግብ ትወዳለህ? በጣም ብዙ ባህላዊ ምግቦች አሉ። በተለይ በዓል በመጣ ቁጥር የሚታወስ የዶሮ ወጥ አለ። ከዛ በተጨማሪ ደግሞ አሁን ላይ በጣም እየተስፋፋ የመጣ የጉራጌ ባህል ምግብ ክትፎ አለ። እነዚህ ሁለቱን በዋናነት ምርጫዬ ያደርጋለሁ።

አይስክሬም ትወዳለህ? አይስክሬም አልወድም። ቅዝቃዜውን እፈራዋለሁ። ከዛ ደግሞ በጣም ሲበዛ ከጣፋጭነቱ የበዛ ስለሆነ ብዙ ጣፋጭ ነገር አልወድም። ከማር ውጪ ጣፋጭ ነገር ብዙ አድናቂ አይደለሁም ማር ተፈጥሮአዊ ጣዕም ስላለው ተፈጥሮአዊ ጣፋጭነት ስላለው እሱን እመርጣለሁ። ከዛ ውጪ ግን ልክ እንደ አይስ ክሬም እነ ኬክ የመሳሰሉ ሰው ስራሽ የሆነ ጣፋጭነት የበዛባቸው ምግቦችን መመገብ አልፈልግም

ሳህንህን ማጠብ ትወዳለህ? ያው አማራጭ ከሌለ አጥባለሁኝ። ብዙ ጊዜ የምመገበውን ሳህን ድሮ ድሮ አጥብ ነበር ብቻዬን የምኖረው ስለነበረ፤ አሁን ላይ ግን ከቤተሰብ ጋር ከፋሚሊ ጋር ስለሆነም እየኖርኩ ያለሁት፣ ብዙም የመገቢያ እቃዎችን የማጠብ ሳህኖችን የማጠብ የስራ ድርሻ የኔ አይደለም። ብዙዎቹ ስራዎችን ሌሎች ናቸው የሚሰሩት ማለት ነው።

ከጎረቤቶችህ ጋር ጥሩ ግንኙነት አለህ? አዎ በአካባቢው ላይ ከሚኖሩ ሰዎች እና ጎረቤቶቼ ጋር መልካም የሚባል ግንኙነት አለኝ። በደስታቸውም ሰዓት ላይ በችግራቸውም ጊዜ ባለኝ ሰዓት በተቻለኝ መጠን ከእነሱ ጋር ጥሩ ጊዜ ለማሳለፍ ጥረት አደርጋለሁኝ። በታች በጠብ ውስጥ እምገኝ አይነት ሰው አይደለሁም። ስለዚህ መልካም ግንኙነት፤ ጥሩ ግንኙነት አለኝ ብዬ መናገር እችላለሁ።

ውሃ ማምጣት አውቃለህ አዎ በልጅነቴ ረጅም ተጉዘን ውሃ አንቀዳና በጀርኪና ተሸከመን ለቤተሰቦቻችን እናመጣ ነበረ ከዛ በተጨማሪ አህያ ጭነን ለቤተሰቦቻችን ለስራ ለተለያየ አገልግሎት የሚውል ውሃ እንቀዳ ስለነበረ በሚገባው ውሃ ማምጣት እችላለሁ

የምትወደው ቁጥር ስንት ነው? እስካሁን አስቤበት አላውቅም ግን ብዙ ጊዜ በተለያየ አጋጣሚ። አስራ ሁለት ቁጥርን እወደዋለሁ ግን ከዚህ በፊት እውነት ለመናገር አስቤበት አላውቅም ይሄን ቁጥር ለተለየ ሁኔታ እወደዋለሁ። ብዬ አስቤበት አላውቅም። እንደ ካመረጥኩኝ ግን አስራ ሁለት ቁጥርን እና ሃያ ሃያ አንድ ቁጥርን አብዝቼ እወዳቸዋለሁ።

ስራ አድካሚ ነው። አዎ ማውራት ብዙ ኢነርጂ ብዙ ጉልበት ያስወጣል። ስራዬ ከማውራት ጋር የተያያዘ ስለሆነ በጣም ለሰላሳ ደቂቃዎች ለአርባ ደቂቃዎች ያክል በየ በየአንድ ክፍለ ጊዜ ስለምናወራ ብዙ ኢነርጂ እናወጣለን እና ያ ኢነርጂ ደግሞ ድካም ይፈጥራል ኢነርጂን ባወጣን ቁጥር ድካም እየመጣ ስለሚሄድ። ስራችን እውነት ለመናገር አድካሚ ነው።

የትኛውን ወቅት ትወዳለህ? ያው ይታወቃል እኔ በጣም የምወደው የወቅት ጊዜ ጸዳይ ወቅት ነው ከመስከረም ጀምሮ እስከ ታህሳስ መጨረሻ አካባቢ ላይ ያለው ወቅት በጣም ለኔ ተወዳጅ ወቅት ነው። ምክንያቱም ምድር በአበቦች የምታጌጥበት አዝመራ የሚደርስበት አረንጓዴ የሚሆንበት ልዩ ተፈጥሮ የሚታይበት ወቅት ስለሆነ የጸደይ ወቅትን በጣም አወደዋለሁ።

ማደንዘዝ ትወዳለህ ወይ የሚለው ጥያቄ ብዙ ግልጽ አይደለም ግን ማደንዘዝ ትወዳለህ የሚለው? ምናልባት ራስን ወደ መርሳት ወይንም በጣም በንዴት ጊዜ ራስን አደንዝዞ መግባት ምናምን ከሆነ ከእንደዚህ አይነት ነገር ጋር በፍጹም ንክኪ የለኝም። ምክንያቱም አልኮል መጠጥን ስለማልጠቀም ማለት ነው። ስዚህ አደንዛዥ ነገሮችን አልጠቀምም።

ጭንቀት ሲሰማህ ምን ታደርጋለህ? ጭንቀት በሚሰማኝ ጊዜ አብዛኛው ጊዜ ማደርገው ወደ ቤተክርስቲያን በመሄድ ከአምላኬ ጋር በመነጋገር ጭንቀቴን ለመፍታት እሞክራለሁ። ከዛ ውጪ ብዙ የማደርገው ነገር የለኝም። ቀጥታ ግንኙነቴ ከቤተክርስቲያን ጋር ሄጄ ከቤተክርስቲያን ጋር የሚመለከተኝን ነገር አድርጎ ስሜቴን ለአምላኬ ለጌታዬ ለፈጣሪዬ መንገርና ጭንቀቴን እንዲያስወግድልኝ መጸለይ ነው።

ስራህን ትወደዋለሁ ወይ? ስራዬን በርግጥ እወደዋለሁ ግን አሁን ላይ ከሚያስገኘው የገቢ ሁኔታ አንፃር ካለው የድካም ወይም የስራ ጫና አንፃር እና ማገኘው ገቢ ጋር ብዙ የሚመጣጠን ስራ ለሆነ ሙያዬን መልቀቅ የራሴን ጥረት አደርጋለሁ። ስራው ግን እንደ ሙያ በጣም የሚወደድ የሚከበር አይነት ሙያ ነው ካለው ገቢው አይነት አንፃር ግን ብዙ አሁን ላይ በዛ መቀጠል አልፈልግም

በአደባባይ መናገር ትችላለህ? በጣም ብዙ በተሰበሰበበት ቦታ ላይ ብዙ የመናገር እድሉ አላገኘሁም። ስለዚህ በድፍረት እናገራለሁ ብዬ መናገር ባልችልም ክፍል ውስጥ ግን አርባ ሃምሳ ስልሳ እስከ መቶ ተማሪዎች ባሉበት አካባቢ ላይ። የተለያዩ ንግግሮችን አደርጋለሁ።

ባዶ እግር መራመድ ታውቃለህ ወይ? አዎ ረጅሙን አመት የልጅነት ጊዜዎቼን በብዛት በባዶ ነገር ነው። እራመድ የነበረው አንዳንድ ጊዜ ጫማ ጠቦኝ በባዶ እግር የምሄድባቸው አጋጣሚዎች አሉ። ኳስ በምጫወትበት ጊዜ ባዶ እግሬን የተጫወትኩባቸው ጊዜዎች አሉ። ስለዚህ በጣም ብዙ ባዶ እግር የመሄድ ልምዱ ነበረኝ። አሁን እንኳን እንደዛ ማድረግ እችላለሁ ብዬ መናገር አልችልም። በክፍለ ሀገር ላይ ከሄድኩኝ ለትንሽ ደቂቃዎች ያክል ልራመድ እችላለሁ እንጂ። አሁን አሁን የለኝም ድሮ ግን ነበረኝ

ከቤትህ ስራ ምን ያህል ይርቃል? በግምት የአንድ ጉዞ ብቻ ወደ አስር ኪሎ ሜትር አካባቢ ይርቃል። ስለዚህ በደርሶ መልስ ሃያ ኪሎ ሜትር አካባቢ ይርቃል። በአንድ ጊዜ ጉዞ ግን ከአስር እስከ አስራ አንድ ባለው ኪሎ ሜትር ርቀት ላይ ይገኛል። በዚህ ሩቁ የሚባል የስራ መስክ ነው ያለው ካለው የመንገድ መጨናነቅ እና የትራንስፖርት አቅርቦት አንፃር ሩቅ ነው የሚባል ነው።

በቤት ውስጥ ወይስ በውጭ መሆን ትመርጣለህ? የውጭ ሰው አይደለሁም ብዙ ጊዜ በተቻለኝ መጠን ያለኝን ሰዓት ቤት ውስጥ ቁጭ ብዬ አንዳንድ ስራዎችን የምሰራበት እመርጣለሁ ከቤተሰብ ጋር መሆን እመርጣለሁ። ውጪ ከማሳለፍ ይልቅ ስለዚህ የቤት ውስጥ ሰው ነኝ ብዬ መናገር እችላለሁ በድፍረት። የውጭ ሰው ግን አይደለሁም አስፈላጊ ሆኖ ሳገኘው ጓደኞቼ ልሆን ይችላል ላገኛቸው እችላለሁ።

ስንት ቋንቋ ትችላለህ ለሚለው? በዋነኛነት ሁለት ቋንቋ እችላለሁ አማርኛና እንግሊዘኛ በመቀጠል ደግሞ ጉራጌኛን ለተወሰነ ለሰላምታ ያክል ለመግባባት ያክል የተወሰነ ቋንቋ እሞክራለሁ። በዋናነት ግን እንግሊዘኛ እና አማርኛን መናገርም መስማትም እችላለሁ።

ስንት ብርድ ልብስ ትጠቀማለህ? ብርድ ልብስ አየሩ በጣም ቀዝቃዛ ከሆነ ምናልባት ሁለት ብርድ ልብሶችን ልጠቀም እችላለሁ። ብዙ ጊዜ ግን የአየር ሁኔታው ቀዝቃዛ ስለሆነ ሞቃታማ ስለሆነ አንድ ብርድ ልብስ ነው። በብዛት የምጠቀመው ምናልባት ከላይ ግን አልጋ ልብስ ልደርብ እችላለሁ። ስለዚህ በዋናነት በብርድ ልብስ መጠን ከተባለ አንድ ብርድ ልብስ ነው ልጠቀም የምችለው።

በመስመር ላይ ሙዚቃ ትሰማለህ ወይ? ላይቭ ሙዚቃ መስማት እድል አለኝ። አዎ በተለይ አይዶል ውድድሮች ከሆኑ አይዶል ውድድሮችን በሚገባ እከታተላለሁ። ከዛ ውጪ ግን ኮንሰርት ምናምን ብዙ አድናቂ አይደለሁም። ስለዚህ በመስመር ላይ ሙዚቃዎችን እሰማለሁ ይሄ ለሚለው ጥያቄ አልፎ አልፎ እከታተላለሁኝ እሰማለሁኝ። አድናቂ ግን አይደለሁም።